የድሮ ፎቶዎችህን ትይዛለህ ነው የሚለው ጥያቄው? በደንብ አድርጌ እይዛለሁ አልፎ አልፎ እይዛለሁ። ለምሳሌ መታወቂያዬ ላይ አሁን የድሮ ፎቶዎች አሉ ስለዚህ ያዝኩት ማለት አይደለም። ግድ ስንቀሳቀስ መታወቂያዎችን ላይ ምናምን መኖር አለበት። የድሮ ፎቶ አለበለዚያማ በምን እንለያለን? የድሮም ይሁን ያሁን እኔን የሚገልጽ ፎቶ ያስፈልጋል። ስለ ድሮ ፎቶዎች ከተነሳ አይቀር። እና የድሮ ፎቶዎቼን ሳያቸው በብዙ ነገር ይገርመኛል። ልጅነታችን አሁን ትልልቅ ሰዎች ሆነን ጽም ሳናወጣ ምናምን ምናምን የነበረ ፎቶ ስለሆነ። ደስ ይላል ደስ የሚል ነውና። የድሮ ፎቶዎች በጣም አሪፍ ናቸው ያምራሉ ለእይታ ከሳ ሰዎች ይወዱታል። ሲያዩትና እንዴ እንዲህ ነበርክ ይሉኛል የድሮ ፎቶዎቼን በማይበት ጊዜ። እኔም ይገርመኛል እንደዚህ አይነት ውብ ነበርን እንዴ እንላለን። በሰአቱ አሁን ላይ ግን አርጅተን ትልልቅ ሰዎች ስለምሆን ያው የምናደርገው ነገር ሁሉ ጠፍቷል። ውበታችንን ያንሳል ረጋፌ ነው። የድሮ ፎቶዎችን ያው ስናየው ስንይዘው እናስታውስለን ብዙ ነገሮችን እና በጣም ጥሩ ነው። የድሮ ፎቶዎች እንይዛችኋለን እንደ ትውስታ ለትውስታ አንድም ለትውስታ ይጠቅሙናል። ሁለትም ያው አሁን ላይ ሰዎች በሚያዩት ነገር ነው እና የሚወስኑት ግን በፊት እንደዚህ አይነት ነገር ነበርን ብለን ለማሳየት ይጠቅሙናል። ሰዎች ያው እንትን ይላሉ አንዳንድ ሰው የሚገምቱት አሁን ባለው መሰረት ነው ምን ችግር እንደገጠመ ምን እንደነበርክ በፊት ስለማያውቁ የድሮ ፎቶዎች መኖራቸው ወሳኝ ነው ብዬ አምናለሁ። እና የድሮ ፎቶዎችን እንደውም እያሰብኩ ነው ሰብስቤ ለማስጎብኘት የ ስዕል አውደርእይ ፈጥሬ ማሳየት እፈልጋለው። ለሰዎች የኔን ብቻ ሳሆን የድሮ ፎቶዎች ያላቸውን ልጆች እሰበስብና እስኪ አምጡ እና እስኪ ኤግዚቤሽን እናሳይ ተብሎ። የልጅነትና የትልቅነት እድሜ ልጅ ሆነው ትልቅ ሆነው ምናምን የተነሱትን ፎቶ እያወዳደርን አንድም የሚያስቅ የሚያስቅ ትሬንድ ለመፍጠር አስቤያለሁ። እና ይኸው የድሮ ድሮ ጥሩ ነው የድሮ በተለይ ዘጠናዎቹ ላይ የነበርነው ትውልዶች አሪፍ ስለሆኑ የትኛውም አለም ፎቶዎቻችንም ከአሁኑ አለም ከቴክኖሎጂ ጋር። ይለያያል ያው የድሮው ድብዝዝ ይለው የጠቋቆረ ምናምን ሊሆን ይችላል። አብዛኛውም እንጂ ካሜራ ራሱ ጥሩ አልነበረም። አሁን ላይ ነው ጥሩ ጥሩ ካሜራዎች የመጡት አሁን ስናያቸው ፎቶ ጥራት ጎሏል። የድሮ ፎቶዬን ሲያዩ በጣም ውብ ነው ለማለት ይቸግረኛል። እውነቱን ለመናገር። ፎቶዎቼ እዝናናለሁ እየሳኩ እንዴ እስቃለው ያስቁኛል ሳያቸው። ዘና ለማለት እጠቀምባችኋለሁ ብዙን ጊዜ ግን ምንድነው? ያው እዛም ላይ በትዝታ ተሸንክሮ መቅረት የለብንም። የድሮ ነው እያሰብን የሚቀጥለን መቀጠል ስላለበት የድሮ ድሮ ነው አለፈ በድሮ ሰዓት አሪፍ ልንሆን እንችለናለን። ሁሌ ፌን ወድቀን ልንቀር እንችላለን። የወደቅንበትን ተነስተን እግዝያብሄርን እያመሰገንን መስራት አለብን ብዬ አስባለሁ። እና ጥሩ ነው። የድሮ ፎቶ የድሮ ፎቶዎችን ማየት ያስፈልጋል አስፈላጊ ነው። እና ሰዎች እንዲያዩት እመለከታለሁ እንዲመለከቱት ሪኮመንድ እንትን እላለሁ እናገራለሁ እንዴት? አይመስላችሁም? እና ጥሩ ነው የድሮ ፎቶቻችንን በደንብ አብዝተን እንመልከት በትውዝታዎች ውስጥ እንመሰጥ ስንመሰጥ ግን ያው እኛም በሚጎዳ መልኩ መሆን የለበትም። ለራሳችንም ለጤንነታችንም እየተጨነቅን መሆን አለበት። እና አመሰግናለው ስለነበረን ቆይታ። ጥሩ ነው